አሳ በውሃ ውስጥ የሚኖር እንስሳ ነው። ከውሃ ውስጥ ከወጣ ህይወት የለውም ማለት ነው። አሳ ነገር ግን አሳ በውሃ ውስጥ ለብዙ ጊዜ የሚኖር እዛ የሚራባ ነው። ለምግብነትም እንጠቀምበታለን። በተለይ አሳ ስጋ በጣም ለጤና ጠቃሚ ነው። ሀይለኛ የሆነ ወይ ከፍተኛ የሆነ ፕሮቲን ያለበት ነው ማለት ነው። ስለዚህ አሳ በጣም ጠቃሚ ምግብ እንደሆነ ይታወቃል። እንዲሁም አሳ ለውጭ ገበያም ይላካል ማለት ነው። በተለያዩ ሆቴሎች አሳ ይዘጋጃል በጣም ስጋውም የሚጣፍጥ እንዲሁም ውድ ነው ማለት ነው። ለኤክስፖርት ወይ ደግሞ ለተለያየ ለውጭ ገበያም ይላካል ማለት ነው። የአሳ ስጋ ስለዚህ አሳ በጣም ለሰው ልጆች በጣም ጠቃሚ የሆነ ለምግብነት የምንጠቀመው። እንስሳን ማለት ይቻላል።

ባቡር እንግዲህ ባቡር በከተማ ውስጥም ከከተማ ውጭም ለመጓጓዣነት የምንጠቀመው የመጓጓዣ አይነት ነው። በባቡር በጣም ብዙ እቃዎች ወይ ደግሞ ብዙ ሰዎችን አሳፍርህ ወደ ተለያዩ ቦታዎችን መሄድ ይቻላል። በቀላሉም መድረስ ይቻላል ማለት ነው። ከባስ ወይ ደግሞ ከሌሎች ተሽከርካሪዎች የተሻለ ፍጥነትና ምቾት ያለው ነው። ባቡር እንዲሁም አደጋ የመድረስ እድሉ በጣም ጠባብ ነው ማለት ነው። እንደገና ከአውሮፕላንም የተሻለ ብዙ ሰው በአንዴ የሚጭንልህ በትንሽ ባለሙያዎች ብዙ አገልግሎቶች ማግኘት የሚቻልበት ሁኔታ ነው ያለው ማለት ነው። የተለያየ ባቡር አይነቶች አሉ የጭነት እንዲሁም የሰው ማመላለሻ ማለት ነው። በከተማዎች አጭር ርቀት የሚጓዙ ባቡሮች አሉ። እንዲሁም የክፍለ ሀገር ወይ ድሞ ወደ ወደብ የሚሄዱ የጭነት ባቡሮቹም አሉ ማለት ነው። እነዚህ የጭነት ባቡሮች በጣም ረጅሞች ናቸው። ረጅም ተቀጣጣይ የሆኑ ናቸው ማለት ነው። ስለዚህ በትንሽ ባለሙያ ብዙ አገልግሎቶች መስጠት የሚችሉ ናቸው ማለት ይቻላል።

በጀት ስንል እንግዲህ በጀት ለስራ መስኬጃ የሚያስፈልገን በጀት ወይ ገንዘብ ማለታችን ነው። ገንዘብ ለተለያዩ ግልጋሎቶች ይመደባል የግልጋሎቶች ምድባ በጀት ይባላል ማለት ነው። ለብዙ ለደሞዝ ለተለያዩ ስራዎች እንዲሁም ለመሰረተ ልማቶች ወይም ደግሞ ለውጭ ንግድ የሚባለውን ጭምር ለሁሉም የሚመደብ በጀት ይባላል ማለት ነው። በጀት ሲመደብ እንደየ ፕሮጀክቱ ወይ ደግሞ እንደየስራው ሁኔታ ቅልል ያለ በጣም ከባድ የአጭር ጊዜ እንዲሁም የረጅም ጊዜ በጀት ሊበጀት ይችላል ማለት ነው። የአመቱ ወይ የወር የሁለት ወር የሶስት ወር እና የ ስድስት ወር እየተባለ በተለያዩ በአቀፎችን በጀት ይበጀታል ማለት ነው። ስለዚህም እንደ መንግስት እንደ ግለሰብም ሊበጀት ይችላል ወይ የግለሰብ የድርጅት በጀትም ሊኖር ይችላል። ነገር ግን በዋናነት የሚታወቀው በጀት ስንል በመንግስት የሚደለደሉ የባጀት ድልድል ነው ማለት ነው

እህት ማለት እንግዲህ እህት የእናት ልጅ የአባት ልጅም ልትሆን ትችላለች እህት የምትባለው እህት ለወንድም ለሴትም ያው እህት ናት። እንግዲህ ሴት ልጅ ታናሽህ ወይ ታላቅህ ስትሆን እህት ትባላለች ማለት ነው። እንዲሁም የዘመድ ወይ የአጎት ልጅ የአክስት ልጅም እህት ይባላል ማለት ነው። ስለዚህ እህት ስንል አነስታይ ጾታ ሆና በአባትህ ወይ በእናትህ ወይ ደግሞ የእናትህ ልጅ የአባትህ ልጅ የሆነች ታላቅ እህት ወይ ታናሽ እህትም ልትሆን ትችላለች ማለት ነው። ስለዚህ እህት ስንል የስጋ ዘመድ የሆነች በጣም ቅርብ የስጋ ዘመድ የሆነች ልትሆን ትችላለች። ስለዚህ በአባትም በእናትም የምትደርስህ እንዲሁም ከቤት ውስጥ የታናሽ ወይ ታላቅ ልትሆን የምትችል ናት ማለት ነው።

ቻው ስንል እንግዲህ አንድ ከአንድ ሰው ጋር እየተጫወትን ወይ አብረን እየተጓዝን። ከነበርና የመለያያ ሰዓታችን የምንለያይበት ሰዓት ከደረሰ ወደ የስራችን ስንለያይ ቻው እንባባላለን። ማለት ነው። ቻው ስንባባል እንግዲህ መልካሙን ተመኝተን ደህና ደር! ወይ ደህና ደሪ! እንዲሁም በተመሳሳይ ሰዓት እስክንገናኝ ተባብሎ ወይ የመለያያ ሰዓታችን ሲደርስ ነው ቻው የምንውለው ማለት ነው። ከዚህ አንፃር ሰዎች አውረው ሲጫወቱ ወይ አውሮ ሲዝናኑ አውሮ በሆነ ጉዳይ ላይ ይህ ስራ ላይ ከዋሉ በተለያየ ምክንያት አውሮ እየተጓዙ ከነበሩ በአጋጣሚው ስለያዩ ወይ ደግሞ መለያ ሰአታቸው ደርሰው ሲለያዩ ቻው ይባላሉ ማለት ነው ደህና ሁን ተባብለውም ይለያያሉ ማለት ነው። ስለዚህ ቻው የሚለው ቃል በተለያየ ምክንያት አብረን ቆይተን ወይም ወይም መደ መሃል ላይ ተገናኝተን መንገድ ላይ ተገናኝተን ወይ አንድ ስራ ላይ ስንሰራ ቆይተን ስንለያይ የምናሰማው ነው ማለት ነ። ለጓደኛችን ወይ ለስራ ባልደረባችን ለስጋ ዘመድ ወይ ደግሞ ከእኛ ጋር ሲጫወት ለነበረው ተግባብተህ ሲጫወት ለነበረው ሰው የምንናገረው ነው ማለት ነው ቻው የሚል ቃል

ጁን ማለት ሰኔ ነው። ሰኔ እንግዲህ ብዙ ጊዜ ዝናብ የሚዘንብበት ወቅት ነው በእኛ ሀገር ዝናብ የመጀመሪያ ዝናብ የሚዘንብበት ነው ማለት ነው ክረምት የሚገባበት ወቅት ነው። እርሻም የሚዘራበት ወቅት ነው ማለት ነው። ሰኔ ጁን እንግዲህ ብዙ ጊዜ ገጠር ስራ ላይ የሚጠመድበት ወይ ደግሞ ዘር የሚዘራበት ወቅት ነው። በሰኔ ካልተዘራ እንግዲህ በመኸር ወቅት እህል አይሰበሰብም ወይ ደግሞ አይታጨድም ማለት ነው። ምክንያቱም ካልዘራን ማጨድ ስለማንችል። በሰኔ ካልተዘራ ክረምቱን እንደ ባከነ ይቆጠራል ማለት ነው። ስለዚህ ጁን ወይ ደግሞ ሰኔ በጣም ለኢትዮጵያ ገበሬዎች በጣም ወሳኝ የስራ ጊዜ የአመቱን ቀለባቸው የሚዘሩበት እና ለቀጣይ አመት ስንቃቸው የሚሰንቁበት ነው ማለት ነው።

ሪፖርት ስንጽፍ እንግዲህ ወይ ሪፖርት ስናርግ የስራ ጠቅላላ ዝርዝር ሁኔታ ልንጽፍ እንችላለን ልናስረዳ እንችላለን ማለት ነው። ለሚመለከተው አካል ይሄ የምናረገው እንግዲህ የተሰጠንን ስራ በአግባቡ ጨርሰን በአግባቡ መጨረሳችን ለማሳወቅ ሊሆን ይችላል። ወይ ደሞ የተሰጠንን ስራ በመሃል ላጋጠሙን ነገሮችን ለማሳወቅም ሊሆን ይችላል ማለት ነው። ስለዚህ የሪፖርት ጠቅላላ አስፈላጊነት ስራውን እየሄደበት ያለ ወይ ያለበት ሁኔታ ለማሳወቅም ሊሆን ይችላል ማለት ነው። ለበላይ አካል ስለዚህ ሪፖርት ቀላል አደለም ሪፖርት የአንድ የስራ ዝርዝር ሁኔታ ተጨምቆ የሚደረግ ነው። እሄም በጣም ጥንቀቅ ያለ ስራ ይፈልጋል ማለት ነው። አንዳንድ ትላልቅ ስራዎችን የተሰሩበት የስድስት ወር ወይ ደሞ የየወሩ በየወሩም ሊሆን ይችላሉ ማለት ነው። ስለዚህ በጣም ብዙ ስራ የሚፈልግ ነው ጥንቃቄም የሚያስፈልገው ነው ማለት ነው። ሪፖርት ሲዘጋጅ ስለዚህ የጠቅላላ የስራ መመዘኛም ሊሆን ይችላል ማለት ነው። ሪፖርት

ፖሊስ ደውል የምንልበት ሰዓት ምክንያቱም አንድ አደጋ ሲገጥመን ወይ ደግሞ ከአቅማችን በላይ የሆነ ወንጀል ሲያጋጥመን። ያን ወንጀል ለመከላከል ወይ ደግሞ ወንጀለኛው እንዲያዝ ለማድረግ የምናደርገው ጥረት ነው ማለት ነው። ስለዚህ በፊታችን ያየነው ነገር ወይ ወንጀል መስሎ ከተሰማን ወይ ደግሞ አደጋ ከተመለከትን እንግዲህ የሚመለከተው ለፖሊስ ማሳወቅ ነው ማለት ነው። ስለዚህ ፖሊስ ደውል ስንል ፖሊስን ማወቅ አለበት የህግ አካል ማወቅ አለበት ብለን ስናስብ ነው ማለት ነው። ምክንያቱም እኛን ከተጠያቅነት ነፃ ለማድረግ ፖሊሱን ማሳወቅ መቻል አለብን ማለት ነው። አይተን እንዳላየን መሄድ የለብንም ማለት ነው። ስለዚህ ማንኛውም ዜጋ ከፊቱ ያየውን መጥፎ ነገር ወይ ደግሞ ከህግ ውጪ የሆነው ነገር ሲያይ ሲመለከት ፖሊስ ማሳወቅ መቻል አለበት ማለት ነው። ስለዚህ ፖሊስ ደውል ስንል ለፖሊስ አሳውቅ እንደማለት ነው

አልጋ ስንል እንግዲህ አልጋ የምንተኛበት አልጋ ማለታችን ነው። ሰው ልጅ እንግዲህ የሚተኛው በአልጋ ነው አልጋ ከሌለው ወለል ላይ ይተኛል ማለት ነው። ነገር ግን ብዙ ሰው አልጋ ላይ ይተኛል። አልጋ ከሌለው መደብ የሚባል አለ በገጠራ አካባቢ ሚተኙት ሁኔታ አለ። ወይ ደግሞ ወለል ላይ ፍራሻቸው አጥፈው ይተኛሉ ማለት ነ። አልጋ በተለያየ መልኩ ሊዘጋጅ ይችላል። በተለያየ በእንጨት ሊዮ ይዘጋጅ ይችላል በ በብረት ሊዘጋይ ይችላል እንዲሁም በእክሌ ላይ ነገር ደግሞ ሊዘጋጅ ይችላል። ማለት ነው። ፋይበር ነገርም ሊዘጋጅ ይችላል። ሊሰራ ይችላል። ማለት ነው ስለዚህ ብዙ ጊዜ እኛ ሀገር የተለመደው ከእንጨት የሚዘጋጅ የሚሰራ አልጋ ነው ማለት ነው። አልፎ አልፎም በተለይ አሁን እየጠፋ ቢሄድም አልፎ አልፎ ከብረት የሚሰሩትም የሚሰሩም አሉ ማለት ነው። ስለዚህ አልጋ ከተለያየ መልኩ ሊዘጋጅ እንደሚችል ነው። መገንዘብ የምንችለው

መተግበሪያ ስንል እንግዲህ አንድ ነገር እንድንተገብር የሚያግዘን ነገር ማለት ነው። እንግዲህ መተግበሪያ ሲባል በብዙ ጊዜ በስልካችን የምንጭራናቸው አፕሊኬሽኖች መተግበሪያ ይባላሉ ወይ እንድንሰራ የሚያግዙን ማለት ነው። እንግዲህ መተግበሪያዎቹ ቪዲዮ ለመቅረጽ ያስፈልጉን ይሆናል። እንዲሁም ድምጽ ለመቅረጽ ያስፈልጉን ይሆናል ወይ ደግሞ ለመጻፍ ያስፈልጉን ይሆናል። በተለይ የተለያየ መልኩ ስራ እንድንሰራም ያስፈልጉን ይሆናል ማለት ነው እነዚህ አፕሊኬሽኖች ለእኛ የሚያግዙ የሚ እንደ መስሪያ ሆነው የሚያገለግሉን ናቸው ማለት ነው። ስለዚህ መተግበሪያ ስንል እነዚህ መተግበሪያዎችን ከኢንተርኔት አውርደን ወይ ከፕሌይስተር አውርደን የምንጠቀማቸው ናቸው ማለት ነው። ስለዚህ መተግበሪያ አንድ ተግባር እንድንፈጽም ስራ እንድንሰራ የሚያደርገን ነው ማለት ነው

ቅርብ ስንል እንግዲህ ሩቅ ያልሆነ ማለታችን ነው አጠገባችን ያለው ወይደሞ በቅርብ የምናገኘው ለማለት ነው። እንግዲህ የቅርብ ተቀራኒ ሩቅ ነው በጣም ሩቅ በአይናችንም ማየት የማንችለው ሊሆን ይችላል። ነገር ግን ቅርብ ካልን ግን አጠገባችን ወይ አካባቢያችን ላይ ያለው ነገር ማለት ነው። ስለዚህ ጠርተንም ማሰማት የምንችል ወይ ደግሞ በአይናችን ማየት የምንችል ነገር ከሆነ ቅርብ ብለን እንጠቅሰዋለን ማለት ነው። ሩቁ የምንለው ግን ከዚህ በጣም የራቀ በአይናችንም ማየት የማንችለው። እንዲሁም ጠርተንም ማሰማት የማንችለው ከሆነ በጣም ሩቁ ነው ልንል እንችላለን ማለት ነው። ስለዚህ ቅርብ ስንል በተነፃፃሪው አጠገባችን አካባቢ ያለ ወይ የኛ ጎረቤት ሊሆን ይችላል ማለት ነው። ስለዚህ ቅርብ ሲባል በጣም ያራቀ ለመግለጽ ነው ማለት ነው። የአንድ ርቀት በተነጻጻሪ ስንገልጸው ቅርብ ወይ ደግሞ ርቅ ብለን ልንጠቅሰው እንችላለን ማለት ነው።

ሴት ልጅ ማለት እንግዲህ በጸታዋ ሴት የሆነች እንደማለት ነው በጸታዋ እንግዲህ ሁለት ጾታ ነው ያለ በሰው ልጆች ማለት ነው። ሴት ወይም ደግሞ ወንድ። ሴት ልጅ ስንል እንግዲህ። ሴት ጾታ ያላት ማለት ነው። ስለዚህ ሴት ልጅ ስንል እናትነት ማለታችን ነው። እናት መሆን የምትችል ወይ ደግሞ መውለድ የምትችል ማለታችን ነው። ስለዚህ ወንድ አይወልድም እንግዲህ። መውለድ የምትችለው ሴት ናት ሴት ልጅ። የተፈጥሮን የምታስቀጥል የተፈጥሮን ስጦታት ናት ማለት ይቻላል። ስለዚህ የሴት ልጅ ባትኖር የተፈጥሮ የሰው ልጅ። መቀጠልም ላይችል ይችል ነበር ማለት ነው። ስለዚህ ሴት ልጅ ማለት። እናት ወይ ደግሞ መውለድ የምትችል ተፈጥሮን ማስቀጠል የምትችል የሰው ልጅ ማለታችን ነው። ስለዚህ በጣም ክብርን ይገባታል ማለት ነው። ለእናት ወይ ደግሞ ለሴት ልጅ

አርብ ስንል እንግዲህ የሳምንቱ ወይ ደግሞ የስራ ቀናት የሳምንቱ የስራ ቀናት የመጨረሻው ቀን ማለትአችን ነው። አርብ እንግዲህ። ስራ ሳምንቱ ስራ ላይ ቆይተን የሚያልቅበት ነው ማለት ነው ወይ ደግሞ ለእረፍት የምንዘጋጅበት ነው ማለት ነው። ምክንያቱም ከአርብ ቀጥሎ ቅዳሜ ነው ያለው ቅዳሜ እረፍት ነው። እሁድም እረፍት ነው ስለዚህ እረፍት ላይ የሚሰነብትበት ሁኔታ ነው ያለው ማለት ነው። ከዚህ ውጪ። አርብ በሙስሊም ማህበረሰብ መስጊድ ላይ ሄዶ ጸሎት የሚያደርሱበት ሰዓትም ነው። ቀን ነው ማለት ይቻላል። ስለዚህ አርብ በጣም በሙስሊም ማህበረሰብ እንደ ትልቅ የጸሎት ማድረሻ ወይም ጸሎት የሚያደርሱበት በሚስጂድ ሄደው ጸሎት የሚያደርሱበት ቀን ነው ማለት ይቻላል ማለት ነው። ስለዚህ አርብ ስንል እነዚህ ሁሉ መጥቀስ እንችላለን ማለት ነው

እርዳታ እፈልጋለሁ ስንል እንግዲህ ስለ አንድ ነገር እርዳታ ስንፈልግ ማለት ነው። ምክንያቱም የገንዘብ እርዳታ ሊሆን ይችላል። የሀሳብ እርዳታ ሊሆን ይችላል። እርዳታ እፈልጋለሁ ካልን የሌሎችን ድጋፍ እንፈልጋለን ማለት ነው። በደረሰብን ነገር ወይ ደግሞ ያጋጠመንን ነገር በራሳችን አቅም መፈጸም ሳንችል ወይ የማንችል ሆነን ከተመለከትን ከተገነዘብን። ለሚመለከተው ወይ ደግሞ እርዳታ ሊሰጥን የሚችል ማህበረሰብ ካለ ወይ መንግስትም ካለ ማለት ነው። እርዳታ እንደምንፈልግ ማሳወቃችን ማለት ነው። ስለዚህ ዝም ብለን ራሳችንን የማንጋፈጥ ወይ አደጋ ሊያድስብን መሆኑ ከተገነዘብን። እርዳታ እንደምንፈልግ ወይደር እርዳታ እንደሚያስፈልገን ለማህበረሰቡ ለመንግስት እና ለአለምም ማሳወቃችን ማለት ነው። እንደ ሀገርም እርዳታ ልትፈልግ ትችላለች አንድ ሀገር ማለት ነው። እንደ ግለሰብም እርዳታ ሊያስፈልገን ይችላል ማለት ነው። በሆነ ወቅት የሌሎችን እርዳታ ልናግዝ እንችላለን ማለት ነው። ልናገኝ ትችላለህ ማለት ነው። በተለይ በተፈጥሮ አደጋ እንዲሁም በሰው ሰራሽ አደጋ። ወደ ችግር ከተደረስን ወይ ወደ ችግር ከወደቅን። የሌሎችን ድጋፍ ወይ ደግሞ እርዳታ ልንፈልግ እንችላለን ማለት ነው።

ቻት ማለት እንግዲህ መልእክት መላክ ማለት ነው። እንግዲህ ከአንድ ሰው መገናኘት ወይ ደግሞ መልእክት መላላክ ማለት ነው። እንግዲህ መልእክት ስንላላክ የተለያየ ይዘት ሊኖረው ይችላል። መልእክቱ በተለያየ ወይ በድምጽ ሊሆን ይችላል። በጽሁፍ ሊሆን ይችላል። በምስልም ሊሆን ይችላል። ማለት ነው ስለዚህ ሂቻት ስንል መልእክቱን በተለያየ ዘዴ የተጠቅመን ከሆነ ሰው ጋር ሉቅ ሀገር ካለ ሰው ጋር ግንኙነት መፍጠር ማለት ነው። ይሄን ግንኙነት ደግሞ ወሬ ሊሆን ይችላል። ወይ ደግሞ የጽሁፍ መልእክት ሊሆን ይችላል። ማለት ነው ስለዚህ በጣም ትርጉም ባለው መልኩ ከሰውየው ጋር ተገናኝተን ወይ ደግሞ እያወራን በኦንላይን እያወራን በስልካችን ተጠቅመን ወይ በኮምፒውተር ተጠቅመን የምናደርገው ግንኙነት ወይ ደግሞ የምናደርገው መልእክት የመስተላለፍ ዘዴ ቻት እንለዋለን ማለት ነው።

መርሃግብር ስንል እንግዲህ የአንድ ዝግጅት ወይ የአንድ ፕሮግራም ቀደም ተከተል ማለታችን አችን ነው ቀደም ተከተል የሚባለው እንዴት ይፈጸማል ማን ይፈጽመው መቼ ሰዓት የሚለውን የምርሃ ግብሩ አዘጋጆች የሚሰጡት መምሪያ ነው የሚሆነው ማለት ነው። እንግዲህ መርሃ ግብር ሲባል በጣም ሰፊ ወይ ደግሞ ትንሽም ሊሆን ይችላል። ነገር ግን መርሃግብሩ የሚመሩት ሰዎች ይነራሉ። ሰዓት መቼ እንደሆነ ያሳውቃሉ። መቼ እንደሚያልቅም ይታወቃል። ማን እንደሚከፍተው ንግግር ማን እንደሚያደርግ ወይ ደግሞ በማን እንደሚዘጋም በምን ፕሮግራም እንደሚዘጋም ይታወቃል ማለት ነው። ስለዚህ የመርሃ ግብር ፕሮግራም ወይስ የመርሃ ግብር ሰዓት ድልድል በአዘጋጀዎቹ ወይም ደግሞ ፕሮግራሙ በሚመሩት መርሃ ግብር በሚመሩት ሰዎች ይካሄዳል ማለት ነው። ስለዚህ ባለጉዳይ እነሱ ናቸው የሚሆኑት ማለት ነው። ስለዚህ መርሃ ግብር በጣም ለአንድ ዝግጅት ለአንድ ለአንድ ፕሮግራም በጣም ወሳኝ ነው ማለት ይቻላል። ያለመርሃ ግብር ወይ ደግሞ ያለቀደም ተከተል የሚሰራ ዝግጅት ይበላሻል ወይ ደግሞ ውጤቱ ያማረ አይሆንም ማለት ነው። ስለዚህ በአንድ መርሃ ግብር ውስጥ አዘጋጆች በጣም ትልቅ ሚና አላቸው ማለት ነው።

ደሞዝ ስንል እንግዲህ ስራ ክፍያ ማለታችን ነው እንግዲህ አንድ ሰራተኛ ደሞዝ አለው። ሲሰራ ደሞዝ ለማግኘት ነው የሚሰራው። ስለዚህ ደሞዝ በወር መጨረሻ የሚሰጠን ከመንግስት ደሞዝ ሊሆን ይችላል ወይ ደግሞ የመንግስት ሰራተኛ ከሆን ማለቴ ነው። ወይ ደግሞ በግል ሰው ሰራተኛ የግል ሰራተኛ ከሆን ደግሞ ከድርጅቱ የሚከፈለን ክፍያ ደሞዝ ይባላል ማለት ነው። ወሩን ሙሉ የሰራነው ወይ ደግሞ በግማሽ ቀንም የሰራነው ሊሆን ይችላል ብቻ ወራችን ስንሞላ ወይ በአስራ አምስት ቀንም ሊሆን ይችላል አንዳንድ ድርጅቶች በአስራ አምስት ቀን ይከፍላሉ። አንዳንድ ድርጅቶችም ወይ መንግስት እንደ መንግስትም በወሩ መጨረሻ ነው የሚከፍለው ማለት ነው። ስለዚህ ይሄን ደሞዝ ይባላል ክፍያ ሲፈጸም ወይ ደግሞ እኛ ገንዘባችን ስናገኝ ደሞዛችን ወሰድን እንላለን ማለት ነው። ደሞዝ ሊለያይ ይችላል እንደየሙያችን ደሞዛችን የተለያየ ነው። ነገር ግን ለሰራነው ስራ የሚሰጠን ክፍያ ደሞዝ ይባላል ማለት ነው። እንግዲህ ደሞዝ ቋሚ የደሞዝ ወይ ደግሞ ቋሚ ሰራተኛ ከሆንክ ቋሚ የሆነ ክፍያ ይኖራል። ኮንትራት ወይ ደግሞ ጊዜያዊ ሰራተኞች ከሆንን ደግሞ በጊዜያዊነት ሲሰጠን የነበረ ደሞዝ ሊቋረጥ ይችላል ማለት ነው ነው ምክንያቱም ስራው ሲያልቅ። ስራተኞች ላይቀጥሉ ይችላሉ ማለት ነው። ስለዚህ የደሞዝ ሁኔታ ካነሳን። የተለያየ ደረጃ ያለው ነው ማለት ነው እንደየሞያችን እንደየ ችሎታችን የተለያየ ደሞዝ ነው የምናገኘው የሚከፈለን ማለት ነው። እንዲሁም በቋሚነት ወይ ደግሞ በጊዜያዊነት ከሆነ በዛ ልክ ይለያያል ማለት ነው። ደሞዝ በእኛ ሀገርና በውጭ ሀገርም እኩል አይደለም። የውጪ ኤንጅኦ የሚባለው ወይ የውጪ ድርጅት። የሚሰራና በመንግስት ተቋም ተቀጥረው የሚሰራም እኩል ደሞዝ አይወስዱም። የተሻለ ደሞዝ የሚወስደው የውጭ ድርጅቶች ላይ የሚሰራ ሰው ነው ማለት ነው። በሀገር ውስጥ ግን ብዙም ያን ያህል ተከፋዮች አይደለንም።